ከማህበራዊ ሚዲያ እረፍት እወስዳለሁ በጣም እንግዲህ ማህበራዊ ሚዲያችን ለለያዩ አላማዎች እጠቀማችኋለሁ ብዙ ነገሮችን ያለፉኛል ብዙ ነገሮችን ያደክሙኛል። ማህበራዊ ሚዲያዎች ለአይን ፀር ናቸው የተለያዩ ነገር አላስፈላጊ ከበዙ አላስፈላጊ ጥቅሞች አላቸው በጣም ጉዳቸው ይበዛል። ማህበራዊ ሚዲያ ስንጠቀም በአግባቡ መሆን አለብህ እንግዲህ ይሄን ማህበራዊ ሚዲያ ለመጠቀም ዋናኛ ምክንያቱም የተለያዩ ነገሮችን ለመዝናኛም ይሆናል እውቀትም ልናገኝበት እንችላለን። ነገር ግን ከአቅም በላይ ከጉልበት በላይ ከሆነ ብዙ ጉዳቶች አሉት። አይንን ማመም አእምሮን ማደንዘዝ የሚችሉ ናቸው በተለይ ቲክቶክ ላይ ምናምን። ብዙ ሰዓት ሰጥተን የምንሰራና ብዙ ጊዜ የምንቆይ ከሆነ ምናልባት የሚጠቅመን ነገር ይኖራል ግን በህይወታችን ላይ ብዙ ችግሮችን ያመጣሉ። የመደንዘዝ አይነት ስሜት እና የተለያዩ ነገሮችን አእምሮአችን እንዲሰንፍ ያደርጉናል ማለት ነው። ብዙ ጊዜ እንትን ላይ ማህበራዊ ሚዲያ ላይ መጣድና ብዙ ጊዜ እሱ ላይ ማሳለፍ ለአእምሮአችን ትልቅ የሆነ ድክመት አለው ማለት ነው። በጣም ብዙ የጤና ችግሮች አሉ ብዙ ነገሮች የሚያለፉ የሚያደክሙ ብዙ ጣጣዎች አሉ ግን ከእነዚህ ነገሮች ልንጠብቅ ይገባናል ማለት ነው። የተለያዩ ነገር አስቸጋሪ ነገሮች ቢኖሩ እነሱ ላይ ትኩረት አድርገን መስራት የሚጠበቅብን አሉ ነገር ግን አላግባብ የሆኑ ነገሮችን ማስወገድ ግድ ነው። ብዙ ጊዜ እየወሰደኝ ነው። እየወለ እዚያው ላይ ጀምሬም እዚያው ላይ ብዙ ነገሮችን በቶሎ እንደው እንቅልፌ ስነሳ ራሱ እዚሁ ማህበራዊ ሚዲያው ላይ ተለያየ ነገር ይሄ ሲሆን ደግሞ ለኔ ብዙ ጫና እና ብዙ ችግር አለው ማለት ነው። የሚያስቸግር የነገር ሁሉ ብዙ ነው። ሁሌም እያወዳደርኩ እገኛለሁ ጥሩ ነው ወይስ መጥፎ ነው በሚለው ሀሳብ ላይ። አንዳንድ ነገሮችን አወዳድራለሁ ማህበራዊ ሚዲያ ምናልባት ሊጠቅም ይችላል። አሉ ነገር ግን በጤናየ ላይ ችግር የሚያመጣብኝ ከሆነ ምን ምን ጥቅም አለው? እያልኩኝ ማወዳደር የትኛው ይሻላል እያልኩ ሳወዳድር እቆያለሁ። ሌሎች ምን እንዳደረጉ አያዩም። ምን ነገር ያደርጋሉ የተለያዩ ነገሮችን እያልኩኝ ብዙን ነገር የማጣቸው ነገሮች አሉ። ይሄ የሚያምር ጤና ላይ ጉዳይ ይጎዳኛል ብዙ ነገሮችን ለመተግበር ያስቸግረኛል። ይህ ከመሆኑ ከመሆኑ አንፃር የሰው ልጅ ብዙ ነገሮችን ያስተናግዳል። ለምሳሌ ቲክቶክ ላይ ብዙ ነገር ቁጭ ብለን ስናይ ቀኑን ሙሉ በቲክቶክ ላይ ቁጭ ብለህ ስናይ ምንድነው ከሆነ? አእምሮአችን ይደነዝዝና ብዙ ነገር ማሰብ ያቆማል። አእምሮአችን በጣም ይጠባል ማለት ነው። ለነገሩ ዩቲዩብ ላይ ደግሞ የምንመለከታቸው ቁም ነገር አዝል ነገሮች አሉ ነገር ግን አንድ ሰዓት ያክል ካየን የተወሰነ እረፍት ማግኘት አለብን። እንደ መዝናኛ እየተጠቀምነ እዚህ ሃያ አራት ሰዓት አይናችንን አፍጥን እዚህ ወይ መቀመጥ የለብንም። ምን? ምናልባት እኛ ጥቅም መስሎ ነው የሚታየን ፊልም አሁን አራት አምስት ሰዓት የምናይ ከሆነ እነዚህን ማህበራዊ ሚዲያዎች ቲክቶክ እና ዩቲዩብ ላይ እዚሁ ተጠድ እንደመዝናኛ ቆጠረ ነው የምንል ከሆነ መዝናኛ ሳይሆን ጉዳት ነው ማለት ነው። ለምን ለሁሉም አቅም አለው። በአቅማችን በፈቀደልን ልካይተን ጉዳት እንደሆነ ስናውቅ እንግዲህ መዝናኛ የተወሰነ ተጠቅመን ዞር ነው ማለት ነው። ቢበዛ አንድ ሰዓት ይበቃል ከዛ በኋላ ደግሞ ሌላ መንገድ መጓዝ አለብን ስራችው መስራት አለብን። ይህን የአእምሮ ጤና ይጎዳል መተግበሪያዎችን። ሰርዣለሁ በምን ምክንያት እዚህ ላይ የተለያዩ ሰአቶችን ከመሰለፌ እና ትኩረቴን እዚያ ውስጥ ከማድረግ እየተነሳ ብዙ ጥቅም ጎዳቶችን ስላስከተለብኝ። ማህበራዊ እነዚህ መተግበሪያዎች እንዳለ ድል አለች አስቀምጫለሁ አጠፋችሁ ማለት ነው። በተለያየ መንገድ ይጎዳል ስል አጥፍቻችኋለሁ ለአንድ ወር መሞከር እፈልጋለሁ። ይሄን ማድረግ ማለት ነው። አጥፍቼ ለአንድ ወር እስኪ ልሞክረው ሁሉን ነገር ልየው እስኪ ምን እሆናለሁ ብዬ በእውነት ህይወት። ግንኙነት የተኮራ አተኩራለሁ ከእውነት ሰዎች ጋር እነጋገራለሁ። እነዚህን የተለያዩ ትኩሮቾችን አደርጋለሁ በዋናነት ብዙ ነገሮች ሊፈጠሩ ይችላል ነገር ግን የሰው ልጆች ብዙ ነገሮችን አሳልፎ ሆነው ቦታ መደሰት ይችላሉ። እነዚህ የሚሆንበት ምክንያት ራሱን የቻለ ምክንያት አለው በእውነት ይህ ግንኙነት ጥሩ ነው። የተለያዩ ነገሮችን ልናደርግ እንችላለን ከእውነት ሰዎች ጋር እናወራለን እንነጋገራለን ብዙ ህይወትን እናሳልፋለን መጽሐፍ መንበብ እንችላለን። በዚህ በማህበራዊ ሚዲያ ከዚህ በስተቀር እነዚህን ነገሮች ማድረግ እንችላለን ማለት ነው። እውነተኛ የህይወት ግንኙነት ማተኮር እውነተኛ ሰዎች ጋር መነጋገር መጽሐፍቶችን ማንበብ ሌሎችንም በአትክልት ስራዎች ላይ መስራት ነው። እነዚህ ነገሮች በጣም ይቀይሩናል ለራሳችን ነው የሚቀይሩ። እነዚህንም እንከባከብ ከሆነና እነዚህ ነገር የምናደርግበት የተሻለ ይሆናል። ብዙ ጊዜ ማህበራዊ ሚዲያ ላይ መጠመር ጥሩ አድለም ጊዜን በተሻለ ነገር መጠቀም አለብኝ። እነዚህን የተጠቀምኩ ህይወቴን በተስተካከለና ጥሩ ህይወት እንድኖር የሚያደርገኝ ነገር ግን መጀመሪያው ከባድ ነው። ይሄን ለማድረግ ብዙ ውጣ ውረዶች ሊጠይቀን ይችላል የምንገባበት ይሆን አሰርች ሊሆን ይችላል። ግን የማንወጣ የለም ብዙ ነገሮችን ማስተካከል የምንችልበት ነገር በጣም ሰፊ ነው ማለት ነው። ይሄውን እንጂ መጀመሪያ እነዚህን ነገሮች ማስፈጸም ቢከብደንም ሁሉ እንደደርስበት አለን። ግን እኮ ይኸውና መሞከር አለብን መሞከር ያስፈልጋል። ጥረትን አደርጋለሁ ደጋግሜ ደጋግሜ አየሁት ሞከርኩት ይቻላል ብዬ አሰብኩኝ ሚዛን ማግኘት አለብኝ ወደተሻለውም መሄድ ማለት ነው። ማህበራዊ ሚዲያ መሳሪያ መሆን አለበት። ህይወት አይደለም። ስለዚህ የሆነ መጠቀሚያ እንጂ እኛ ህይወት የምንኖርበት ነገር እስካልሆነ ድረስ እንተዋለን